ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ የወሰደኝ ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ አያለሁ ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ የእውነተኛ የህይወት ግንኙነቶች አተኩራለሁ ከእውነተኛ ሰዎች ጋር አነጋገራለሁ። መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ ጊዜዬን የተሻለ ነገር እጠቀማለሁ በመጀመሪያው ከባድ ይሆናል ግን ይሄውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ በማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም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

የእለት ምሳ ጊዜ መጣ ከቢሮው እወጣለሁ አንዳንዴ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች በማይክሮዌቭ አሞቀዋለሁ። በወደድኩት ቦታ አስቀምጫለሁ ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እነጋገራለን። አንዳንዶች ስላጋጠማቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላልበላት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ሶስት ጊዜ እሞክራለሁ። ጠዋት ለመነሳት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል። መረመድና መሮጥ እሰራለሁ። አንዳንዴ መተጣጠፍ እንቅስቃሴዎች አደርጋለሁ አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም የተሻለ ነው ከጎደኞች ጋር አብሬ መስራት ያበረታታል። እርስ በራሳችን እንደጋገፋለን ሰላሳ ደቂቃ ያህል ይወስዳል። ይህ እንደ ልምድ ማድረግ እፈልጋለሁ።

ፀጉሬን ለመቆረጥ ጊዜ ደርሷል በየወሩ ይሄዳሉ መስተካከል ያስፈልገዋል የፀጉር አስተካካይ ጥሩ ናት። ምን እንደምንፈልግ ታውቃለች። አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች። ከዚያ ትቆርጠዋለች በመስተውት እመለከታለሁ በዙሪያዬ ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወትና ስራ ስራ እንወያያለን። የሳሎን ጊዜ ማረጋጋት ነው። ከዚያ ፀጉሬ ደስ ይለኛል ንፁህና መስተካከል ተሰምቷል።

በመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎች አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃዎች እገባለሁ ትእዛዝ በጥቂት ቀናት ይደርሳል። ማጣቢያ እንኳን አልፈልግም ግን አንዳንድ ጊዜ ወጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።